የስራ ቦታ ደህንነት እንዴት ነው የሚለው? የስራ ቦታ ደህንነት አሁን ያለውበት። የስራ ቦታ ያለውበት አይደለምና። ድሮ ከነበርኩበት የስራ ቦታ ግን ደህንነት። ጥሩ አይደለም በጣም መጥፎ ነው ያለው። ጦርነት ያለበት አካባቢ ነውና። አሁን ከዛ ሸሽቸ። ሌላ ክፍለ ሀገር ነው ያለውት ማለት ነው። የስራ ቦታ የነበርኩበት። ጥሩ አይደለም እና በጣም መጥፎ ነው ያለው።

ስንት ትራስ ትጠቀማለህ ሚለው? እኔ ትራስ የምጠቀመው አንድ ነው። አንድ ብቻ ነው ምጠቀመው። ስም ሁሉም ጊዜም አልጠቀመም አንዳንዴ ጊዜ ብቻ ነው የምጠቀመው እንጂ ያለኝ አንድ ብቻ ነው የሚጠቀመው። ስም ብዙ ምቾት ምናምን አልወድምና አንዳንድ ጊዜ ለስራዬ ምናምን እተጋለሁ። ለጭንቀላቴ ብቻ ነው ትራስ የምትጠቀመው ማለት ነው። ሌላ ትራስም አልጠቀምም አንድ ብቻ ነው የምትጠቀመው።

የስራ ምግባር ታከብራለህ የሚለው? አዎ በምብ ነው ማከብረው። የስራ ምግባር ምክንያቱም ቅድሚያ የምታይበት። የስራ ምግባር ስለሆነ የስራ ምግባር በጣም ነው ማከብረው። የስራ ምግባር ካልተከበረ ጥሩ የሆነ የስራ ውጤት የማይኖርና መግባባትም አይኖርም። ብዙ ነገር ችግር ልፈጥር ስለምችል። ስራ ተግባር በጣም ነው የማከብረው ማለት ነው።

በስራ ስንት ጥሪ ታደርጋለህ የሚለው? ያው እኔ በስራ ጥሪ የማደርገው አሁን ያለሁበት የስራ አጥር መስመር አላደርግምና ድሮ ሆኖ ነበርኩበት ቦታ ግን። በቀን በስራ ጥሪ አንድ አስር ምናምን አደረግ ነበር እቀበል ነበር ማለት ነው። በቀን አስር አስፈላጊም ከሆነ ከዛ በላይ እቀበላለሁ እንደየስራው ስለሚለያይ ማለት ነው። መጀመሪያ ቅድሚያ ለሚሰጣቸው ከስራዎች ጋር ከመሄድ ነገሮች ስለማስተናግድ ማለት ነው።

ምን አዲስ ነገር መማር ትፈልጋለህ? የሚለው አዲስ ነገር መማር የሚፈልገው እኔ ቅድሚያ መጀመሪያ ከቴክኖሎጂ ጋር ከስራ ፈጠራ ጋር የሚያያዝ በጣም እወዳለሁ ማለት ነው። አዳዲስ ነገሮች ከቴክኖሎጂ ጋር የሚሰሩ ከሚያያዙ ነገሮችን ራስህን የሚገነባ በጣም እወዳለሁ ማለት ነው። እንደዚህ አይነት ስራዎች። የስራ ፈጠራ ሊሆን ይችላል የቴክኖሎጂ እየተለያየች ከእነሱ ጋር የተያያዘ የተያያዘ ስራ። አሁን አለም ካለንበት በቴክኖሎጂ እየተመራች ስለሆነ ከቴክኖሎጂ የተያያዘ ጋር ስራ መማር ደስ ይለኛል እወዳለሁ ማለት ነው።

በየትኛው መተግበሪያ መልእክት ትልካለህ? የሚለው እኔ መተግበሪያ የምልከው በአብዛኛው በዋትሳፕ አለ፣ በቴሌግራም አንዳንድ ጊዜም በኢሞም እጠቀማለሁ ማለት ነው። ሌሎችም በአጫጭር ኤስ ኤም ቴክስትም እልካለሁ ማለት ነው።

የቅጥር ሂደት እንዴት ነው? የሚለው፣ ያው እኔ የተቀ የተቀጠርኩበት ሂደቱ በመጀመሪያ በከፍተኛ ውጤት ያመጣሁት ስለነበር በው በውጤቱም ታይቶ ነው የተቀጠርኩት ማለት ነው። ከዛም ፈተና ምናምን ሙከራው ነበረችና እሱም ተፈትኛለው። ከዚያ አለፍኩ ማለት ነው።

ልዩ ችሎታህን ምንድነው የሚለው? ያው ልዩ ችሎታዬ የኔ ከቴክኖሎጂ ጋር የተያያዘ ነው። ለምሳሌ ስለ ኮምፒውተር። ኤክስኤል ማዘጋጀት ፓወር ፖይንትም። እነዚህ በጣም ነው የምችለው በጣም ከምወዳቸው ስራዎች አንዱ ስለሆኑ ማለት ነው። ሌሎች ደግሞ ከሰዎች ጋር ገባባ እግባባለሁ። ሰዎችም በጣም ስለማከብር ቶሎ የመግባባት ችሎታ ልምድም አለኝ ማለት ነው።

ጊዜህን በደንብ ታስተዳደራለህ የሚለው? አዎ ጊዜ በደንብ ነው የማስተዳደረው መጀመሪያ ጊዜ በደንብ ለመስተዳደር፣ ምን መስራት እንዳለብኝ እለያለሁ ማለት ነው። ከለየው በኋላ በዚህን ጊዜ ይሄን ይሄን እሰራለሁ በዚህን ደግሞ መስራት አለብኝ ብዬ ጊዜ በአግባቡ ለመጠቀም ይረዳኛል ብዬ ስለማስብ በደንብ ነው የምሰራው በደንብ ነው የምጠቀምበት ማለት ነው ጊዜ

በስራ ቦታ ጓደኛ አለህ የሚለው? አዎ አለኝ በስራ ቦታ ጓደኛ አለኝ። በጣም የምወደው በጣም የማከብረው። በአንዳንድ በስራዎች የምንተጋገዝ የምንረዳዳ ጓደኛ አለኝ ማለት ነው በጣም አብረን ነው የምንሰራው። ስን ስንተጋገዝ እሱ ሲደግም እኔ አግዘዋለሁ እኔ ሲደክመኝ እሱ በተለያዩ ምክንያቶች እንደጋገፋለን እንተጋገዝ። ጓደኛ አለኝ ማለት ነው።